አዎ እችላለሁ ውሳኔ መስጠት እችላለሁ አዎ ውሳኔ መስጠት እችላለሁ። ውሳኔ ማለት አንዳንድ ጊዜ ወሳኝ መሆን ደስ ይለኛል እና ውሳኔ መስጠት ትችላለህ ወይ? ተብሎ የጥያቄን ጥያቄ መልስ የሚሆነው አዎ ነው። አዎ ነው አንዳንድ ጊዜ ልታመነታ ትችላለህ። የሆነ ማለት ሪስክ ላለመውሰድ ግን ደግሞ ውሳኔ መስጠት ታውቃለህ።

በቀን ምን ያህል ውሃ ትጠጣለህ? እኔ ውሃ መጠጣት ደስ ይለኛል እወዳለሁ። ውሃ ደግሞ ስጠጣ አሪፍ እንትን ስሜት አለው ማለት ውሃ ለጤንነት እስከሆነ ድረስ። ብትጠጣው ምንም ይጠቅምሃል እንጂ አይጎዳህምና። በቀን ውስጥ እስከ ሶስት ሊትር አንዳንዴ አልፎ አልፎ እስከ ሶስት ሊትር ልጠጣ እችላለሁ። ግን ደግሞ በመካከለኛው አንድ ሊትር ገብናምን እንይዘው አሪፍ ነው ባይ ነኝ። ማለት ብዙ ጊዜ ውሃ መጠጣት እኔን ደስ ይለኛል። ሁለት ሊትር ብዙ ጊዜ እጠጣለሁ አንዳንድ ጊዜ ደግሞ አንድ ሊትር ብቻ በቀን ውስጥ እጠጣለሁ። አንዳንድ ጊዜ ደግሞ አልፎ አልፎ በሶስት ሊትር እጨርሳለሁ በቀን ውስጥ ማለት ነው። እና ቢለያይም መሃል አንተ ሊትር ከግማሽ እጠጣለሁ በቀን ውስጥ በአበረጅ ማለት ነው